የልደት ቀኔ ይቀርባል ትንሽ አከባበር ማድረግ እፈልጋለሁ። ጓደኞቼን ማን ልጋብዝ እያሰብኩ ቦታ መምረጥ አለብኝ የምጋብዝባቸው። ስለዚህ የተለያየ ቦታ ልጋብዝ እችላለሁ የተለያየ ቦታ። ሊሄድ ይችላል ምን አልባት ቤት ውስጥ ይሻል ሻላል ኬክ ማዘዝ አለብኝ ዳቦ ኬክ። ከዛም አልፎ ከኬክ ውጪ የተለያየ እንደ ቸኮሌት ኬክ ምርጥ ነው እና በጣም አሪፍ ነው። እነዚህ ምግቦች በጣም ልጆችን እንዲጫወቱ ልጆቹ ብዙ ነገር እንዲያገኙ ብዙ እንዲመገቡ የተለያየ መጠጦችና ምግብ ማዘጋጀት ያስፈልጋል። እነዚህ ምግብና አንተንም ማዘጋጀት በጣም ለሰዎች ምክንያቱም ሰዎች ተጋብዘው ሰዎች የተለያየ ቦታ እንትን ብለው የሚጠጣ የሚበላ ያስፈልጋል። እንደዚህ የሚጠጣ የሚበላ ከሌለ ግብዣው ሊያምር አይችልም። ልደት እንትኑም ሊያምር ስለማይችል የግድ የሚበላ የሚጠጣ መጋበዝ ግድ ይላል ማለት ነው። እና ስለዚህ ይኼ መሆኑ ደግሞ በጣም አሪፍ ነው። እና ከመጠጦችና ከመማዘጋጀት ውጪ ደግሞ ሙዚቃ ማዘጋጀት ሞቅ ያሉ የሃፒ ቨርዝ ዴይ የልደት ቀን የሚዘፉ የሚዘፈኑ ሙዚቃዎች አሉ። እነሱን ማዘጋጀት እንግዲህ ልደቱ እንዲደምቅና ሞቅ እንዲል ያደርገዋል ማለት ነው። እና እነሱ እንደዛ መጋበዝ ለልጆች በተለየ የተለየ እንትን ይሰጣቸዋል። ስለዚህ ከዛም አልፎ እንግዲህ የተለያየ እንዲደምቅ እንግዲህ የተጋበዘው እንግዳ ልደት እንዲያከብር የሚጋበዘው ጓደኞች ልጆች ህፃናት አዋቂዎች ሙዚቃ ሲኖር እንዲደምቅ ያደርጋል በደንብ እንዲከበር ያደርገዋል። ማለት እና ከዛ ደግሞ ያስተዋለ ቀለም መግዛት ይቻላል። እንግዲህ ብዙ አይነት ቀለሞች አንዱ በፊኛ መልክ ሊሆን ይችላል። እንግዲህ ፊኛዎችን ለዲኮር ወይም ለማስዋቢያ መጠቀም ይቻላል ማለት ነው። እና እነሱን መጠቀም ደግሞ በጣም አሪፍ ነው። ልደቱ ደምቆ የተለያየ ጥሩ ነገር እንዲፈጥር ያደርጋል ማለት ነው። እንግዲህ ያ ይህ ከሆነ ደግሞ ቀለማትን የተለያዩ ቀለማ ቀለሞችን መግዛት እና ሁሉም ሰው እንዲመጣ ተስፋ አደርጋለሁ። ሁሉም ሰው እንግዲህ ብዙ ተጋብዞ እንዲመጣ ልደቱ ሙሉ እንግዲህ ያለውን ይዞ ትንሽ ድግስ እንዲያቀርብ ማድረግ ነው። እንግዲህ ያን ቀን ልዩ ለማድረግ መፈለ እፈልጋለሁ። ያ ቀን ልዩ እንዲሆንልኝ ብዙ ልፋት ጸሎት አደርጋለሁ ማለት ነው። ከሰዎች ጋር እንግዲህም ጋር ማክበር ደስ ያሰኛል። እድሜ ክብር ማግኘት እፈልጋለሁ እና በዛ መልኩ

በየሳምንቱ ቤተሰብ እወዳለሁ። ከቤት ርቄ ስለምኖር። አናግራለሁ ቤተሰብ እንግዲህ እዛ ራቅ ብዬ ስለምኖር አንድ አካባቢ ስላልሆን። ብዙ ጊዜ ቤተሰብን ከቤተሰብ ራቄ ስለምኖር ቤተሰብን እጠይቃለሁ ማለት ነው። እንግዲህ በተለያየ አጋጣሚ እየሄድኩኝ በተለያየ ሁኔታዎች ቤተሰብን ለመጠየቅ እሞክራለሁ ማለት ነው። ስለዚህ ቤተሰብን መጠየቅ በጣም ጥሩ ነው ምክንያቱም በጣም መራቅ ደግሞ ዋጋ ያስከፍላል በጣም መራቅ ከባድ ነው። ስለዚህ እናቴ ሁሌ በደስታ ትመለሳለች ለሁሉም ነገር ትነግረኛለች አባቴም መልስ ይሰጣል። እህቶቼ ደስታቸውን ይጋሩናል እና ቀሳለን እንስቃለን። ማለት ስለዚህ ለአዲስ ነገሮች እንነጋገራለን ለተለያየ የስራ ነገሮች። ተለያዩ የአሰራር ሂደቶች የተለያዩ ስራ ሁኔታዎችን እንነጋገራለን። የቤት ወሬዎችን እንሳማለው ወይ እዚህ አንዳንድ ጊዜ ይናፍቀኛል። ይሄ በትውስታ በተለያየ ነገር መናፈቅ ማስታወስ ነገር ይፈጠራል። ማለት ድምፃቸው መስማት ያስደስታል። የቤተሰብ ድምጽን መስማት ተለያየ ጊዜ በተለያየ በትውሳም መልክ ሊመጣና ሊያስደስት ይችላል። ይሄ በጣም ከሚሆነውና ትልቅ ነገር ነው። እዚያ ሁሌም ነገር አንድ የት እንደሆነ እረዳለሁ። እንግዲህ ያ ሁኔታው በማስታወስ በትዝታ በተለያየ በተለያየ ጊዜ በተለያየ ነገር ይሆናል ማለት ነው። እና በጣም በጣም ግንኙነት በጣም አስፈላጊ ነው። ቤተሰብ ሁሌ በልብ የወጣናቸው ስለዚህ ቤተሰብ ሁሌ አብሮ ይሆናል። ማለት ሁሌ አብሮ ያልፋል ማለት ነው። ሁል ጊዜ አብሮ የመኖሩን ነገር አለ። ሁል ጊዜ ቤተሰብ ከአጠገብ የማይርቅበት ነገር አለ። ቤተሰብ ብዙ ጊዜ አብሮ ነው የሚሆነው። ስለዚህ ቤተሰብ በጣም ቤስት በሆነ አስተሳሳም እንዲኖር ከአጠገብ እንዳይለይ በሀሳብ አብሮ እንዲኖር ይረዳል ማለት ነውና። ይሄ በየሳምንቱ ከቤተሰብ ጋር መደዋወል ቤተሰብ ጋር ስደዋወል ብዙ አይነት ነገር እንዳስብ ብሎ ነገር እንዳደርግ ያደርጋል ማለት ነው።

በየሳምንቱ ቤተሰቤን እደውላለሁ ከቤት ርቄ ስለምንሮር ብዙ አይነት ነገር አደርጋለሁ። ስልክ የመደወል አሁን ባለው ቴክኖሎጂ ደግሞ ስልክ ነው። እንግዲህ ከቤተሰብ ጋር እርቄ ስለምኖር በየጊዜው ስልክ እደውላለሁ። ግን ይህን ሌላ ትልቅ አላራጭ የለም። እንግዲህ ስልክ በመደወል ነው ቤተሰብን ልገናኝ ላወራ የምችለው። እና እናቴ ሁሌ በደስታ መልሳለች ሁልጊዜም የተለያየ መልስ እሰጣለሁ እህቶች ደስታችሁ ያጋሩኛል እንቅስቃሴና የተለያየ ነገር አደርጋለሁ። እና ከዛም እርቄ ቀርቤ እንግዲህ ቡዙ አይነት ትውስታዎችን ብዙ አይነት አስተሳሰቦችን እናደርጋለን። በተለይ አዳዲስ ነገሮችን እናወራለን የቤትወሪዎችን እሰማለሁ። አንዳንድ ጊዜ ይናፍቀኛል። ግን ድምፃቸው መስማት ያስደስታል። ምክንያቱም ይሄ ደግሞ መሆኑ በጣም አሪፍ ነው። ስለዚህ የቤተሰብ ወሬዎችን መስማት የቤተሰብ ወሬዎችን የተያዩ መልኩ ማስታወስ መሆን ማድረግ በጣም ጥሩ ነው

የእንቅልፍ ልምዴ ጥሩ አይደለም ብዙን ጊዜ ዘግይቼ እተኛለሁ ፊልም እመለከታለሁ ወይም አነባለሁ ብዙ ጊዜ ተሎ አልተኛም። ብዙ ጊዜ እንግዲህ በተለያየ ሰዓት እንግዲህ ብዙ ተሎ አለመተኛት ተሎ ወደ አልጋ ላይ ያለመሄድ ነገር አደርጋለሁ። ብዙ ጊዜ እንግዲህ ይሄን አደርጋለሁ እና የእንቅልፍ ልምዴ ጥራ አይደለም። ብዙን ጊዜ ዘግቼ እተኛለሁ ፊልምም በረከቡም አነባለሁ ከዛ ለመነሳት ከባድ ይሆናል ማለዳ ላይ በጣም እደክማለሁ ቡና ያስፈልገኛል። የመተኛት መርሃ ሀገር ማዘጋጀት አለብኝ ዶክተሩ ስንት ሰዓት ይመክራሉ? ግን እኔ ስድስት ያህል እተኛለሁ በቂ አይደለም። ምክንያቱም በቂ የሚባለው ሰዓት በቀን አንድ ሰው እንግዲህ በቂ የሚባል ሰዓት መተኛት ያለበት ስምንት ሰዓት መተኛት አለበት። በቀን እንደዛ ካልሆነ የአእምሮ እረፍት ሊኖረው አይችልምና እንቅልፍ እንቅልፍ የማለት እና አጉል የማይሆን ነገር ሊረብሽ ስለሚችል ስለዚህ ስለሱም በግድ የግድ መውሰድ አለበት እንቅልፍ መተኛት አለበት። በቂ እንቅልፎችን መተኛት አለበት የተለያዩ እንቅልፎችን በበቂ ሁኔታ የተለያዩ ቀናቶችን መተኛት አለበት። በቂ አይደለም ስልኬን ባታ ባታን በፊት ማስቀመጥ አለብኝ እንግዲህ ዝርክ ከመተኛቱ በፊት እንግዲህ ማታ በፍጥነት ማስቀመጥ ይኖርበት ማለት ነው። እና እንደዛ ከሆነ እንግዲህ ተሎ እንቅልፍ እንዲህ ጤንነት አስፈላጊ ነው እንዲመጣ ያደርጋል ማለት ነው። ስለዚህ ለጤንነት ዋና እና መሰረታዊ ነው የሚባለው እንግዲህ እንቅልፍ ማለት ነው። እንቅልፍ በጣም አስፈላጊ ነው። ይሄ መለወጥ እፈልጋለሁ በእረፍት የተሻለ እሰራለሁ እንግዲህ ስራ ብዙ ጊዜ በስራ መወጠር በስራ ብዙ ሀሳብ ውስጥ መግባት በስራ በጣም አድካሚ የሆነ ነገር ማድረግ እንግዲህ ይሄ ያደርጋል ማለት ነው። እና እንቅልፍ በጣም በከባዱ ያመጣል ማለት ነው። ስለዚህ ያ ደግሞ በጣም ሰዎች እንዲደክሙ ሰዎች እንዲቸገሩ የእንቅልፋቸውን እንትን እንዲያስቸግር ይሆናል ማለት ነው። እና ይሄ እንቅልፍን ማጣት በጣም ብዙ ችግር ይዞ ይመጣል ማይንድንም ያጨናንቃል የአእምሮ ክፍልንም በጣም የሚያዛባ ነገር ነው። ያ ሲሆን ደግሞ የሰው ልጅ ጤንነቱ ይታወካል ይበከላል እና የሰው ልጅ አስተሳሰቡም ጤነኛ አይሆንም ማለት ነው። እና የሰው ልጅ ጤነኛ ሆኖ እንዲያስብ እንቅልፍን በበቂ ሁኔታ በትንሹ በቀን እንግዲህ በሃያ አራት ሰዓት ስምንት ሰዓት መተኛት ወይም እረፍት ማድረግ አለበት። በእንቅልፍ ማለት ነው እና በዛ የተነሳ መሰለኝ ከዛ በታች አጭር ከሆነ ብዙ የጭንቅላት መጨናነቅ እና የአእምሮን የማድከም ነገር አለ ማለት ነው። ይሄ ደግሞ ሲሆን ለስራ ለጤንነት ብዙ አይነት የላ ሜንታላቲ ወይም ሜንታሊቲ ሊገጥም ይችላል ማለት ነው። ፊልም መመልከት ወይም ማንበብ ደግሞ ፊልም እሱ ጥሩ ቢሆንም ግን ብዙን ከመጠን በላይ ይሄ ነገር ሲደረግ ወይም ሲነበብ የፊልም ከመጠን ሰዓት ያለፈ ፊልም ማየትም ለጭንቅላት የአእምሮ ክፍል መጨናነቅ ይፈጥራል ማለት ነው። ያ በሚሆንበት ወቅት እንግዲህ ብዙውን እንግዲህ የመቸጋገር ነገር አለ ማለት ነው

ከማህበራዊ ሚዲያ እረፍት እወስዳለሁ። ብዙ ጊዜ እየወሰድኩኝ ነው። ሁሌም ማህበራዊ ሚዲያ ላይ እረፍት መውሰድ በጣም አስፈላጊ ነው። እና ስለዚህ እረፍት መውሰድ ያስፈልጋል ማለት ነው። እረፍት ካልወሰድን በጣም የሚያስጨንቅበትና የሚያቸግርበትን አጋጣሚ ያለ ማህበራዊ ሚዲያ ማህበራዊ ሚዲያ ነኝ ብዙ ጊዜ አይምሮን የመረበሽ አይምሮን የማወቅ ብዙ ነገር አለው እና ሁል ጊዜም ማህበራዊ ሚዲያ በእንትን በማረግበት ጊዜ በጣም የመጨናነቅ እንትን አለ የአእምሮ ጤና ላይ ይጎዳል። በተግባራችሁን ሰርዣለሁ አንዳንድ ወር መሞከር ፈጥጋለሁ፣ እውነተኛ ህይወት ግንኙነት አተኩራለሁ፣ እንግድህ ብዙ ጊዜ የእውነተኝነት ማተኮር ነው ምክንያቱም በማህበራዊ ሚዲያ ይሄ አይምሮ ክፍል ያጨናንቃሉ። በተለይ እንደዚህ ቲክቶክ ፌስቡክ የተለያዩ እነዚህ ዩቲዩብ ብዙ ወደ ገንዘብ የሚሰራባቸውም ቢሆኑ ብዙ ጊዜ አይምሮን ተቆጣጥረው በጣም የማስቸገሩ ነገር አለ። እና እንዚህ የ እንትኖቼ እነዚህ ሚዲያዎች ወይም እነዚህ የሶሻል ፕላትፎርሞች በጣም አይምሮ ክፍልን ወይም የአይምሮ አካልን ይጎዳሉ እና የአእምሮ ጤናንም በጣም ሲጎዱና ሲያስቸጋግሩ መተግበሪያዎች አንዳንድ ጊዜ የእውነተኛ ህይወት ግንኙነት ትኩረት ያስፈልጋል እውነተኛ ሰዎች ጋር መነጋገር በጣም እነጋገራለሁ እና እነሱን ስነጋገር ከሁነኛ ሰዎች ጋር በምነጋገርበት ወቅት የተለያየ መነጋገሪያ ያዜ በተለያየ መነጋገሪያ እንትን አገኛለሁ። ወይም ቃላት ስለማገኝ ከነሱ ጋ ማውራት ይቀርባል ከብቻን ከሶሻል ሚዲያ ጋር ከመዋል ይልቅ ከሰዎች ጋር ከእውነተኛ ሰዎች ጋር መወያየት፣ ማውራት፣ መጽሐፍ ማንበብ እችላለሁ። በአትክልት መስ መስራት እችላለሁ። አትክልት መስራት እችላለሁ አትክልቶችን መትከል፣ አትክልቶሎችን በደንብ እሱን መንከባከብ እንደሱ እንደሱ በማድረግ አሪፍ የአእምሮን ከመጨናነቅ አድናለሁ ማለት ነው። እና በአ ጊዜን የተሻለ ነገር እጠቀማአለው። ምክንያቱም ጊዜን የተሻለ ነገር ወይም በገንዘብ መስራት ሊሆን ይችላል ወይም እንደዚህ ኤአዮችን በማሰልጠን እንደተለያየ ስራዎችን በመስራት ጊዜን በዛ እጠቀማለሁ በመጀመሪያ ከባድ ይሆናል ግን ይኸውና መሞከር ያስፈልጋል። ሚዛን ማግኘት አለብኝ ምክንያቱም የተመቻቸ ሚዛን የሆነ ጥሩ ስራ መስራት አለብኝ ማለት ነው። ጥሩ ስራ በምሰራበት አጋጣሚ የተለየ ነገር ጥሩ ነገር አገኛለሁ ማለት ነው። እና እንደዛ ከሆነ ደግሞ ለኔም ለ ለሰዎችም ለተለያዩ ሰዎችም በጣም ጥሩ ነው ማለት ነው። እና ይሄ የሚዛን ማግኘት የተለየ ጥሩ ነገር ያደርጋል ማለት ነው። ማህበራዊ ሚዲያ መሳሪያ መሆን አለበት ህይወት አይደለም አዎ ልክ ነው። ይሄ በጣም ወሳኝ ነገር ነው ማህበራዊ ሚዲያ መሳሪያ መሆን አለበት ምክንያቱም ማህበራዊ ሚዲያን እንደ ትልቅ ግብአት ተጠቅመን አእምሮአችንን ከጭንቀት ማውቃ ማውጣት ምክንያት ህይወት አደል ይሄን ተጠቅመን ገንዘብ ስንሰራበት፣ ይሄን ተጠቅመን ሰዎችን ወደ ጥሩ ነገር ስንመክርበት ሶ ይሄን ተጠቅመን የተለያየ ጥሩ ነገር ስናደርግበት በጣም አሪፍ ነው ማለት ነው። ሶሻል ሚዲያ ወይም ማህበራዊ ሚዲያን እንደ መሳሪያ መጠቀም እንጂ በሌላ ነገር የምንጠቀመው ከሆነ በጣም አስከፊ ይሆናል ማለት ነው። እና ስለዚህ ማህበራዊ ሚዲያን ለጥሩ ነገር እንጠቀመው እላለሁ። ምክንያቱም ማህበራዊ ሚዲያን ለጥሩ ነገር ስንጠቀመው በጣም ጥሩ ነው። ለመጥፎ ነገር ደግሞ ስናውለው መጥፎ ነገሩ ወይም ክፉ ነገሩ ያመዝናል ማለት ነው። እና ይሀ ስለሆነ የግድ ማህበራዊ ሚዲያን በአሪፍ ሁኔታ መጠቀም በጣም አሪፍ ነው። ማህበራዊ ሚዲያ መሰሪያ መሆን ያለበት፣ መጽሐፍ ማንበብ በጣም አሪፍ ነው። አንዱ ከማህበራዊ ሚዲያ አንዱ ጥሩ ነገሩ መጽሐፍ ማንበብ ነው ማለት ነው። መጽሐፍ ማንበብ በጣም ወሳኝና መሰረታዊ ነገር ነው። ከሚባለው አንዱ መጽሐፈ ማንበብ ነው። እና ስለዚህ ይሄ ጊዜ የተሻለ ነገር ያደርጋል ማለት ነው። ስለዚህ ይሄ ነገር ደግሞ ለብዙ ለተያየ የሚዲያ አካላት የተለያዩ የሚዲያ ኮነቶች የተለያዩ የሚዲያ ተግባራቶቻችን በጣም ጥሩ ነገር ይሆኑልናል ማለት ነው። ስለዚህ እነዚህን መጠቀም አሪፍ ነው።

ጓደኞቼ በህይወቴ ውስጥ በጣም አስፈላጊዎች ናቸው። ምክንያቱም ጓደኛ ከሌለ ምንም ነው ጓደኛ ለተለያየ ለማማከር ጓደኞቼን በጣም አማክራቸዋለሁ። ስለ ህይወቴ ስለ ኑሮዬ ሰለ እያንዳንዱ ህይወት ጓደኞቼ ህይወቴ ናቸውና ከልጅነቴ ጀምሮ አንዳንዶቹ አሉ። የልጅነት ጓደኞቼ አሉ ምክንያቱም የልጅነት ጓደኞቼ በጣም። እነሱ ጋር አብረን ያደግን አብረን የታማርን አብረን ብዙ ነገር ሰፈር ላይ በጣም አብረን ብዙ ነገር ያሳለፍኩ ጓደኞቼ። አሉ እስካሁን ድረስ በጣም ከነሱ ጋር እናወራለን እንጫወታለን ብዙ አይነት ነገር አሁንም ብዙ ወደ እድገት ማማም ብንሆን ከእነሱ ጋር ብዙ እናወራለን። እርስ በእርሳችን እንረዳዳለን ብዙ እንግዲህ ትኩረታችን የምንረዳዳበት የምንተጋገዝበት በተለያየ በጉልበት ስራ ሊሆን ይችላል። በገንዘብ እንግዲህ አብረን ሻይ ቡና የምንልበት አጋጣሚ አለ። ችግር ጊዜ ይቀርቡናል ይቀርቡኛል በደስታ ጊዜ አብረን ይሳቃሉ። አብረን እምንስቅው በሰርግ በደስታ በሀዘን አብረን እንግዲህ የተለያየ እንትን እናደርጋለን ማለት ነው። አብረን እንዝናናለን አብረን የተለያየ ህይወት እናሳልፋለን። እና የልጅነት ጓደኛ በጣም አስፈላጊ ብዙ ሚስጥር ስለሚያውቅ ብዙ ኩነቶችን ስለሚያውቅ ብዙ የአኳኋን የሰፈር ሁኔታ ስለማውቅ እና በጣም አሪፍ ነገር ነው። የልጅነት የልጅነት ጓደኛ ማለት የልጅነት ጓደኛ በተለያየ ነገር ነው። የሚጠቅምና ሚጥሮችን እንለዋወጣለን በጣም ብዙ ሚስጥሮችን እንለዋወጣለን ብዙ ሚስጥሮችን እናወራለን በየቅዳሜው አብረን እንሰበስባለን ቅዳሜና እሁድ ብዙ ጊዜ አብረን ተሰብስበን ወደ ቤተክርስቲያን እንሄዳለን። ወደ እምነት ቦታ ማለት አልብዛ ቅዳሜ አብረን እንሄድና ወደ መዝናኛ ቦታ ሻይ ቡና የምንልበት የተለያዩ አይነት ግብዣ የምናደርግበት አብረን የምንጫወትበት ብዙ ወሬ የምናወራበት ቡና። አብረን እንጠጣለን አብረን ቡና እየጠጣን ብዙ ታሪኮችን እንነጋገራለን እንወያያለን እንግዲህ ደግሞ በጣም አሪፍ ነገር ነው። ምክንያቱም እንደዚህ የሚሆነው አብረን በማደጋችን አብረን ብዙ ነገር። ስለምንተዋወቅ ስለዚህ አብረን ለማደግ አብረን ለማውራት በጣም ቀላል ነው። አብረንም ብዙ አይነት ነገር ለማድረግ በጣም ቀለል ያለ ነገር ነው። የሚሆንልን ምክንያቱም አብረን ማደግ አእምሮ እንዳአካባቢይ ጓደኛ ሆኖ ማደግ በጣም ቀላል ነው። እና ታሪኮችን አንዳንድ ጊዜ እንጨቃጨቃለን እንግዲህ ጭቅጭቅ ይፈጠራል ብዙ ጊዜ። ግጭት ሊፈጠር ይችላል ምክንያቱም ግጭት የሚፈጠርበት ደግሞ አንዳንዴ በገንዘብ ምክንያት። ወይም በጓደኝነት አለመስማማት ነገር ይፈጠራል ይሄ ነገር እና ብዙ ጊዜ እንደዚህ ሲፈጠር እንግዲህ አብዛኛውን በተረጋጋ መንፈስ የምንፈታበት አጋጣሚ ነው። የሚመጣው እርስ በርሳችን ተነጋግረን እንፈተዋለን ይሄ ነገር እዚህ ግን ፍጥነት እን ይቅርታ እንጠይቃለን በፍጥነት ነው። ይቅርታ የምንጠያየቀው ብዙ ጊዜ ቶሎ ብንጋጭም አንዳንዴ ብንግዜ ስንጨቃጨ ግን ፈጥነን ደግሞ ወደ መፍትሄው ገብተን ይቅርታ ተደራርገን። ጓደኝነት እምነት ያስፈልገዋልና እና ጓደኝነት ደግሞ እምነት ስለሚያስፈልገው በጣም አስፈላጊ ነው። እውነተኛ ጓደኛ እድለኛ ያደርጉሃል እና ስለዚህ ከእነሱም ጋር እንደዛ በመሆኑ ስለዚህ እነሱ ደግሞ እንደዛ ስለሆኑ የግድ እንደዛ ጓደኛ እምነት እና እድለኛ ያደርጋሉ። እነሱ ከእነሱ ጋር መሆን ደስ ይላል ከጓደኛ ጋር መሆን አብሮ ደስ ይላል። ከጓደኛ ጋር አብሮ መጫወትን አብሮ መደሰትን አብሮ መሳቅ በጣም ደስ ከሚያስብል አንዱ ከጓደኛ ጋር አብሮ እየተዘናኑ መውጣት። አብሮ ወሬን እያወሩ ብዙ ጨዋታ ህይወታችን እያዩ መውጣት በጣም ከጓደኛ ጋር ደስ ያላል ምክንያቱም ጓደኛ አብሮ አደግ ነው። በዙ አይነት ህይወት አብሮ አይቷል። ጓደኛ ብዙ ነገር አብሮ አድርጓል ጓደኛ ብዙ ነገር መስዋዕትነት ይከፍላል። ጓደኛ አብሮ ስትጣላ አብሮ የሚጣላ ሲጨቃጨቅ አብሮ ነው የሚጨቃጨቅ። ስበላ ስንጠጣ አብረን ነው እምንበላ እምንጠጣው እና ይሄ ሁሉ አብረን ህይወት እያሳለፍን እንግዲህ የሆነ ነገር ሲመጣ ትቶ የሚሸሽበት ወይም ጥሎ የሚሄድበት አጋጣሚ ምንም የለም። እንደዚህ ስለሆነ ደግሞ ስለዚህ ጓደኛ በጣም አስፈላጊ ነው ማለት ነው። እና የጓደኛ ጥቅም ብዙ ነው ጓደኛን ወደኋላ የምንልበት ምክንያት አንድም የለም

ለማስተዋት ተስፋ እያደረኩ ነው ለማስተዋት ተስፋ እያደረኩ ነው ለሁለት አመት ተረካቢ ሆኜ ሰርቻለሁ። ለአስተዋጦ ለስፓ እንግዲህ ሁለት አመት እና ከዛ በላይ ሆኜ ሰርቻለሁ። ምክንያቱም በዛ ጥንካሬ እሰራለሁ። ምክንያቱም ሁሌም ለአስተዋጽኦ መስራት ጥሩን አከርማ አድርገህ ለአስተዋጽኦ ብዙ ጊዜ አሪፍ የሆነ በጣም አሪፍ እና ወሳኝ የሆነ ጊዜ ሁሌም ጠንክል እሰራለሁ። ሁሌም ቀጠሮ እፈጽማለሁ አለቃዬ አስተያየቱን ያመሰግናል ግን መጠበቅ አለብኝ ውሳኔው ቀርቧል። አንዳንዴ ጊዜ ተጨንቄያለሁ። አንዳንዴ እጨነቃለሁ። እንግዲህ እንደዚህ ሲሆን በተለይ ለተስፋ እንደዚህ ለአስተዋጡ የሚደረጉ እንድኖች ያስጨንቁኛል ብዙ መገደድ ይጨንቃሉ። ስም የሆነበት እንግዲህ አንዳንዴ ጥሩ እርዳታ በምረዳበት ጊዜ ጥሩ እንደኔ ገንዘብ የማጥር ገንዘብ የማጣት በተያየ መልኩ የመጨናነቁ ነገር አለ። ጨናንቃለሁ ስለዚህ እሱን ለማድረግ ደግሞ የገንዘብ ብቁል ማግኘት የግድ ትልቅ ስራ መስራት። እኔም ራሴን መለወጥ ብዙ ለውጬ ለሰው መርዳት አለብኝ ማለት ነው። እና ስለዚህ የሱን ደግሞ የግድ ካላደረኩኝ ሌላ ችግር ይፈጠራል ማለት ነው። የሰው ህይወት ይጠፋል ይርባቸዋል ይጠማቸዋል ብዙ አይነት ችግር ይፈጠራል ማለት ነው። በዚህም የተነሳ የግድ መርዳት አለብኝ። የግድ ድርጅቱንም ለማስተዋጣት ተስፋ ያደረኩኝ ማስወጣት ግን በእኔ ችሎታ አምናለሁ። የክሮቴ ማሳደግ ነበረብኝ አዲስ ተከራው ልጅ ተማርኩ ይገድል ለኔ ያስፈልግነው ውጤቱን በቅርቡ እሰማለሁ። ምንም እንኳን ምንም ቢሆንም መስራት እቀጥላለሁ። ስራው እንዲህ በቀል የምትተው አይደለም። ስራው እንዲህ በቀል ደጥቼው ሌላ እንትን የሚሄድ አይደለም። ምክንያት ስራው በጣም ለሰው ልጅ አስፈላጊና ለሰው ልጅ መሰረታዊ የሚባል ነገር ነው። ስለዚህም ይሄ ለማስታወት የተስተያደረኩት ሁሉ ዓመተ ተርካቢ ሆኜ ሰርቻለሁ። እና ይሄ ደግሞ ምናልባት በደንብ ከተሰራበት ከሰራሁበት ከዚህ በኋላ ጠንክርም ስራ ከሆነ ብዙ ሮጥ የማመጣበት ብዙ ህይወቶችን የምቀይርበት ነው።

የስራ ጊዜ ገደብ ይቀርባል ውጥረት እየጨመረ ነው እና አሁን ነገሮች ማጠናቀቅ አለብኝ። ዘግቼ እሰራለሁ ምክንያቱም ዘግቼ የምሰራበት ምክንያት ደግሞ ሰዓት ያውም። ምክንያቱም ትርፋማ ለመሆኑ ብዙ ገቢዎችን ለማግኘት። ዘግቼ ብዙ ጊዜ እሰራለሁ እና ነገሮችን ቶሎቶሎ ለመስራት ነገሮችን በደንብ ለማጠናቀቅ ዘግይቼ እሰራለሁና ቡና መጠጣት እጀምራለሁ። እንግዲህ ደግሞ ዘግይቼ ስለምሰራ እንቅልፍም ተሎ እንዳይመጣብኝ ተሎ አእምሮዬ ሁሌ የስራ ነው። ምክንያቱም ለዛ ላይ መሆን ስላለብኝ ስራ ሰርቼ ትኩረት ማድረግ አለብኝ። ስራዬ በደንብ ስለ ስራዬ ትኩረት አድርጌ የስልክ መልእክቶችን አላየሁም ሁል ጊዜ ለስራ ነው ባልደረቦችም እንዲህ ናቸው። እርስ በእርስ እንበርታታለን እርስ በእርስ እንደገፈለን እርስ በእርስ ከስራ ባልደረቦቼ ጋር በደንብ እናወራለን እንወያያለን እርስ በእርስ ተዋይተን ስለ ስራው ሁኔታ በደንብ ትኩረት እናደርጋለን። ትኩረትን አድርገን እንግዲህ በደንብ ስለ ራችንን እንድናተኩር ቡና መጠጣት እንጠጣለን። በልደረቦቼ ጋር ባልደረቦቼን በደንብ ሁልጊዜም ስለስራው ነው። ባልደረቦቼ እንዲሁ ናቸው እርስ በእርስ እናበረታታለን እንዲህ ጊዜ ይቀረናልና በደንብ መስራት አለብን። ስለ ስራው በደንብ በትንሽ ጊዜ በየአጭር ጊዜ መስራት በደንብ ትኩረት ሰተን መስራት አለብን። በደንብ ስለ ስራው በደንብ አተኩረን ብዙ ሰዓት ሰርተን ብዙ ጊዜ የተለያየ ነገር አድርገን ብዙ ሰርተን ብዙ ነገር ማለፍ አለብን። እና ስለ ስራው ማወቅ ይኖርብናል በደንብ ማለት ነው። እና ስለ ስራው በደንብ ስናውቅ ስለ ስራው በደንብ ትንሽ ጊዜ ስለሆነ እሷን በደንብ ተሎ ተሎ በፍጥነት በደንብ መስራት አለብን ማለት ነው። ስህተቶች መኖሩ አይችሉም ምክንያቱም ስህተቶች ካሉ ስራችንን ይበላሻል ማለት ነው። ደንበኛን እናስቀይማለን ደንበኛን ከምናስከፋ ጊዜ ሲደርስ እፎይታ ይሰማኛል። ግን አሁን መታገል አለብኝ። ስለዚህ ስራውን በደንብ ታግዬ በደንብ ትኩረት ሰጥቼ ሰርቼ በደንብ ትግሉን አፋፍሜ በደንብ ትኩረት ሰጥቼው ካሰራሁ ብዙ ውጤት የማገኝበት ነገር ይፈጠራል ማለት ነው

ስልኬን በጣም ነው የምጠቀመው ስልኬን በጣም እጠቀማለሁ። ሁሌ እየፈተሽኩ ነው በማለዳ ምን ምን ገና ነቅቼ እመለከታለሁ። ምክንያቱም ስልኬን ጠዋት እንደተነሳው ነው የምመለከተው ስልኬን ጠዋት እንደተነሰው በደ አየዋለሁ። ምክንያቱም ስልኬ ከእጄ ከጠፋ ደስ አይለኝም ስለ ስልኬ በማለዳ ነቅቼ እመልከታለሁ። ማህበራዊ ሚዲያ መተግሪያችን ይከፍታሉ ምክንያቱም ማህበራዊ ሚዲያ ላይ የተለያየ መልእክት ሊቀመጥ ይችላል። የተለያየ አስተሳሰብ ያለው ነገር ሊቀመጥ ይችላል ብዙ አይነት ነገር ሊቀመጥ ስለሚችል። ስልኬን በጧት በማለዳ ተነስቼ ነቅቼ መልክተውና ማህበራዊ ሚዲያ መተግበሪያዎችን ነው ምከፍተው። ወዳጆች ምን እያደረጉ እያየሁ ነው ምን እንደሚያደርጉ አያለሁ መልእክቶችን እመልሳለሁ። ሰዓታት ያልፋሉ መልእክቶችን እንግዲህ ካሉ የተለያዩ መልእክት ሊቀመጥ ይችላሉ እነሱን እመልሳለሁ። ለጓደኛቼዬ ጽፋለሁ መልሼ ማለት ነው። ከዛ መልእክቶችን እመርሳለሁ የነሱን ሰዓታት ያልፋሉ። ጤናማ አይደለም ምክንያቱም ሌሎች ነገሮች ማድረግ አለብኝ። እንግዲህ የተለያዩ ስራዎችን መስራት ይኖርብኛል እርግጥ ሰዓት እያባከንኩ ነው ማለት ነው። በሶሻል ሚዲያዎች አጋጣሚ እንግዲህ ስራዎችን በዛ ገና ለነሱ በምመልስበት ወቅት ወደ ስራ ገብቼ ስራ ብሰራ በጣም አዋጭና ጥሩ ነበር። እንደ ማንበብ ወይም የአካል ብቃት እንቅስቃሴ ግን ትልቄ ያስገረፈኛል። ስለዚህ አስተያየቶች ማንበብ እወዳለሁ አስተያየቶችን ማንበብ በጣም ነው ምወደው። ኮመንት ውስጥም ገብቼ አስተያየቶችን እንግዲህ የሌላ አስተያየት ለሰዎች የተጻፉትን አስተያየት አንድ ስራ ስሰራ በማህበራዊ ሚዲያ ሊሆን ይችላል በተለያየ ነገር ሊሆን ይችላል። አተያየቶች ይፃፋሉ እነሱን አተያየቶች ማንበብ እነሱን አስተያየቶችን መስጠት ማንበብ ብቻ ሳይሆን እወዳለሁ እኔም እጽፋለሁ። አስተያየት መስጠት ምክንያት አንድ ሰው ስህተት ከሰራ እንዲያስተካክል ለማድረግ እንግዲህ ረዘም ያለ አስተያየት ልፅፍ እችላለሁ። እንዲሁም ደግሞ ጥሩ ነገር ከሰራ እንዲበረታታ የተለየ ነገር እንዲያመጣ ስለ ስራ ከሆነም የሰራው የሆነ ሶሻል ሚዲያ የለቀቀው አንድ የምትለው የሆነ ነገር ካለ ስለሱ በደንብ አይቼ የተብራራ ቪዲዮ ከሆነ የተብራራ ማስታወሻ ላይ እንግዲህ አስተያየቴን እሰጣለሁ። ወይም እጽፋለሁ ማለት ነው እና ቪዲዮ እመለከታለሁ። ቪዲዮ እንግዲህ የተለያዩ ቪዲዮዎችን በቲክቶክ በዩቲዩብ እንዲሁም በተለያየ ነገር አያለሁ። እንግዲህ በደንብ ሁልጊዜም እጠቀማለሁ ቪዲዮዎችን በደንብ ነው የማየው። ምክንያቱም እንግዲህ ቪዲዮ የማየው ብዙ ጊዜ ስለ ገንዘብ ሊሆን ይችላል ስለ ክሪቶ ትሬዲንግ ነው። ብዙ ጊዜ የማየው እና ቪዲዮ በጣም ያሰተኝ እንዲሁም መዝናኛ ያለባቸው ቪዲዮዎችንም አያለሁ። ቪዲዮ እመለከታለሁ ጊዜ መቀነስ አለብኝ። ምክንያቱም ለአይኔም ችግር እያመጣ ስለሆነ ለአይኔም በጣም ጨረሩ ወይም ላይቱ ብርሃን ነፀብራቁ በጣም ጊዜ መቀነስ አለብኝ የስክሪን ጊዜን ካልቀነስኩ ለአይኔ ብዙ ችግር እያመጣብኝ ነው። ተጠቃሚ መሆን ይቻላል ሚዛን ማግኘት ያስፈልጋል። ስልኮች ተጠቃሚ ናቸው። ግን ቁጥጥር ያስፈልጋል ስልኮችን ቁጥጥር በጣም ነው የሚያስፈልጋቸው። ምክንያቱም ልጆች አሁን ብዙ ጊዜ ብዙ ሰዓት የሚጠቀሙ ከሆነ ልጆች ብዙ ያስቸግራቸዋል ብዙ የሚቸገሩበት ምክንያት አለ። ብዙ ሲቸገሩና ለህፃናቶች ስልክ ላይ አተኩረው ሁልጊዜ እናያቸዋለን። እነሱና መቀነስ አለባቸው እነሱ ልጆች ብዙ ትኩረታቸውን ከዛ ማውጣት አለባቸው ትኩረታቸውን ከዛ ካላነሱ ብዙ ሲቸገሩ እናያለን ማለት ነው። እና አይናቸውን ብዙ ጊዜ ሊያማቸው ይችላል። አይናቸውን የተለያዩ ነገር ሊፈጥርባቸው ይችላል ማለት ነው። እና ስለዚህ እነሱ ከዛ መቀነስ አለባቸው። የአይናቸው ችግር እንዳይሆን ከስልክ ተጠቃሚነት ቁጥጥር ያስፈልጋቸው በተለይ የህፃናት ከሆነ ቤተሰብ ሊቆጣጠራቸው ግድ ይላል ማለት ነው። ቤተሰብ ካልተቆጣጠራቸው አይናቸው ላይ ችግር ሊፈጠር ይችላል። እና እሱ እንዳይሆን ደግሞ ብዙ ቁጥጥር ሊያደርጉ ይገባል ማለት ነው። እንደዛ ቁጥጥር ከተደረገ እንግዲህ አይናቸውን በጊዜ መንከባከብ እንደማለት ነው። እና የግድ ይሄን ነገር የቁጥጥር ያስፈልገዋል። እንግዲህ ቁጥጥር ካልተደረገ ብዙ ችግር ሊፈጥር ይችላል

ዛሬ ምሽት ፊልም ምሽት ነው። እንግዲህ ጓደኞች ይመጣሉ። አዲስ ፊልም መርጠን እናያለን። እንግዲህ መምረጥ አለብን ምክንያቱም ምናልባት አስቂኝ ወይም ድራማ ፊልሞች ሊኖሩ ስለሚችሉ ይሄ ደግሞ በጣም አሪፍ ነው። ይሄ መሆኑ ደግሞ በጣም ደስ የሚልና አስፈላጊ ነው ማለት ነው፤ እና ስለዚህ ያ በጣም ከማስፈለጉም በላይ በጣም ደስ የሚል ትውስታን ይፈጥርልናል። ደስ የሚል የትውስታ መንገዶችን እናይበታለን ማለት ነው፤ እና ይሄ የምሽት ፊልም መምረጣችን በጣም እንግዲህ ጓደኝነታችንን በደንብ ያጠናክረዋል። ፖፖ ኮርን ማዘጋጀት ጀምሬያለሁ። እንግዲህ ፈንዲሻዎችን መጠጦችን አዘጋጃለሁ። እን የተለያዩ መጠጥ አይነቶችን እንግዲህ በሀገራችን እንደጠላ ይጠላ ብዙ ይሄ ነገር ሲፈጠር እንግዲህ ቤት ውስጥ ጠላ ካለ ጠላ ነው የማዘጋጀው እና ይሄ እንግዲህ ጠላ እየጠጣን የተለያዩ ፊልም እናያለን ማለት ነው። እንግዲህ በተለይ ኮሜዲያን ፊልም ከሆነ በጣም ደስ የሚልና የሚያዝናና ይሆናል ማለት ሁሉም በሶፋ ላይ እንቀመጣለን ከዛ ፈንዲሻ እናዘጋጃለን። ፈንዲሻ ካዘጋጀን በኋላ ፈንዲሻችንን እንግዲህ እየበላን እንግዲህ ቡናም የሚጠጣ ነገር ቡና እናፈላለን። በኢትዮጵያ የቡና እንግዲህ አቀራረብ ለየት ያለ የጀበና ቡና የሚባል አለ። እሱን እናዘጋጃለን እሱን ከተዘጋጀባት እየጠጣን እንግዲህ ሁሉም በሶፋ ላይ ንቅ ከተቀመጠ መብራት እናጠፋለን። ከዛ እንግዲህ በትልቁ ስክሪን እንመለከታለን እንግዲህ አሁን ባለው ትልቁ በአርባ ሶስት ኢንች ነው የምናየው አርባ ሶስት ቴሌቪዥን ስክሪን ላይ ነው እንግዲህ እዛ ላይ አንድ ጊዜ ይሄን አስቀዳለን አስደሳች ክፍሎችን ላይ እንወያያለን እና ስለሱ እንግዲህ በደንብ ፊልሙ እንግዲህ እንደ አስኪል ላይ ካላተሳሳች ክፍሎች ላይ በጣም አስቂኝ የሆኑት በተለይ ወይም እንትን የሚሉት ላይ ጥሩ እንደሆነ በጣም እናወራበታለን፣ እንሳሳቃለን፣ እንጫወትበታለን። መጀመሪያ ፊልሙን ለመደሰት ስለሆነ እና በደንብ እንወያያለን እዛ ጋር ትምህርት ሰጪ ከሆነ ብዙ አይነት ደስ የሚል ነገር ካለ እንወያይበታለን ፊልሙ ካለቀ በኋላ እንነጋገራለን። አ ፊልሙ ካለቀ በኋላ እንግዲህ የምንወያይበትና ምን እንደወደድን እናጋራለን። ፊልም ምሽት መዝናኝ ጊዜ ነው። ከጓደኞቼ ጋር ማሳለፍ ይበልጣል። ብዙም ከጓደኞቼ ጋር የማሳልፈው ነገር ብዙ ነገር ነው። ከጓደኞቼ ጋር ብዙ የማሳልፈው ነገር በጣም ደስ የሚል ነገር ነው። እና በተለይ ፊልምን ደግሞ በምሽት ማየት ቤተሰባዊ ትስስሩን ያቀርባል ቤተሰባዊ ትስስራችንን ብዙ እንድወያይ ብዙ እንድንመካከር ያደርገናል ማለት ነው እንግዲህ አብረን ስናይ ከት በተለያየ ስራ ውለን እንግዲህ ፊልም ማታ ስናዘጋጅ ፊልም ስናይ በጣም ደስ ስለሚለን የምሽት የፊልም ምሽት ደግሞ መዝናኛ ጊዜ ነው እንግዲህ እሱን እንዝናናለን ማለት ነው። ከተዝናናንም በኋላ እንግዲህ ብዙ ደስ የሚል ነገር አለው ማለት ነው፤ እና ያ ደግሞ በጣም ለኛ ምቹና አሪፍ ያደርግልናል ማለት ነው፤ እና ስለሱ ማየት እና እንትን ማለት መወያየት በጣም በጣም በጣም ደስ የሚል ያደርገዋል ማለት ነው፤ እና የፊልሙ ምሽቱም መዝናኛውን ብዙ የሚጠቅም ነገር ነው ማለት ነው።

ገንዘብ መቆጠብ እየሞከርኩ ነው። ገንዘብን ወደ አካውንቴ ለመቆጠብ ገንዘብን ወደ አካውንት ለማስቀመጥ እየሞከርኩ ነው። እየወሩ የሚመጡ ገንዘቦችን መቆጠብ እየሞከርኩ ነው። ብዙ ጊዜ ገንዘብን የሚመጡ መቆጠቦችን ላይ እየሞከርኩ እገኛለሁ። መጠጫ አለኝ ትንሽ መጠን መተው አለብኝ እንግዲህ ወደ አካውንቴ ማስቀመጥ አለብኝ። አላስፈላጊ ወጪዎች መካከል ጀምሬያለሁ። የቤት ምግብ መብላት ሲረዳኝም ብዙ ገንዘብ እንድቆጥብ ያረገኛል ማለት ነው። እና የቤት ምግብ መብላት በጣም አሪፍ ነው። የቤት ምግብ ስንበላ ምግቦች ቤቶች ላይ ለመብላት ውድ ነው። ወደ ምግብ ቤቶች ለመብላት በጣም ወድነው ወደ ገበያ ዝርዝር ይዤ እሄዳለሁ። በተጨማሪ ነገሮች አልገዛም። ባንክ ውስጥ የማስቀመጥ ደህንነቱ የተጠበቀ ነው። ለወደፊት እቅድ ማድረግ አለብኝ አንዳንድ ጊዜ ከባድ ነው። ግን አላስፈላጊ ነው ቁጠባ ለነገ ተስፋ ይሰጣል። እና ቁጠባ በጣም አሪፍና መሰረታዊ ነገር ነው። ስለዚህ ገንዘብ መቆጠብ በጣም መሞከር በጣም አሪፍ ነው። እና በየወሩም የተለያዩ የገንዘብ ምንጮችን ማምጣት ከተለያዩ ከሚገኙ ግጥሞች ላይ። መቀበል ገንዘቦችን በደንብ ወደ ኪስ ማስቀመጥ ገንዘቦችን በደንብ አርጎ እቤት ውስጥ ማስቀመጥ በጣም ጠቃሚ ነው ማለት ነው። እና ምግብ ደግሞ ምግብ ቤት በመብላት ምግብ ውድ ስለሆነ ይሄ ደግሞ ገንዘብን ያባክናል። እና ምግብ ቤት አዞ ለመብላት ገንዘብ ወች ከሚያስወጣ አንዱ ምግብ ቤት መመገብ ነው ማለት ነው። ምግብ ቤት መመገብ ወጪ በጣም የሚያስወጣውና በጣም ብዙ ወጪ ወጪ የሚያስከፍል ነገር ቢኖር ውጪ ላይ መብላት ነው ማለት ነው። እና ስለዚህ ውጪ ላይ ለመብላት ደግሞ ጥሩ አይደለም። ወደ ገበያ ድርድር ይዞ መሄድ በጣም አሪፍ ነው። ተጨማሪ ነገሮች አልገዛም በባንክ ውስጥ ማስቀመጥ ደህንነቱ የጠበቀ ነው። ምክንያቱም ቤት ባስቀምጥ በጣም ስለሚያስቸግረኝ የምናስቀምጠው እኔ ባንክ ነው። ባንክ አስተማማኝ ነው በጣም ዋስትናውም ምቹ ነው። አለዛ በፊት ባስቀምጥ የመዘናጋት እንዲሁም የተለያየ ለገንዘብ ለማጥፋት ገንዘቦች በጄ ካሉ እቤት ካስቀመጥኳቸው እመዛቸዋለው እና እነሱ ገንዘቦች በጣም የተለያየ ወጭ ተያየ በጣም ወጭ የማበዛበት ነገር ይፈጠራል ማለት ነው። በዛም ምክንያት ወደ ባንክ ነው ማስቀመጥ ያለኝን ገንዘብ በባንክ ማስቀመጥ በጣም ደህንነቱ የተቀበጠ። እንዲሁም ተሎ ለማጥፋት የማይመች ለወደፊት እቅድ ለማድረግ ባንክ ውስጥ ማስቀመጥ ነው ያለብኝና ባንክ ነው እያስቀመጥኩ ያለሁ ማለት ነው። እና ደሞ በጣም አሪፍ ነው አንዳንድ ጊዜ ከባድ ነው ግን አላስፈላጊ ነው። ቁጠባ ለነገ ተስፋ ይሰጣል። ቁጠባን መቆጠብ ለነገ ለወደፊት የሰው ልጅ ህይወትን ይቀይራል። የሰው ልጅ ህይወትን። በጣም ምርጥ አርጎ ከሚቀይር ነገር ቁጠባና ገንዘብን አላስፈላጊ ውስጥ ማውጣት ነው። ቁጠባ ለነገ ተስፋ ነው። ቁጠባ ስንቆጠብ ህይወታችን የወደፊት በጣም አሪፍና ምቹ ያረግልናል ህይወታችን በደንብ ያስተካክለዋል ማለ ነው። ቁጠባ ቁጠባ በጣም መሰረታዊ ነው። እቁብና ቁጠባ በጣም አሪፍ ነው። እቁብ አሁን ባለው ሁኔታ እቁብ እቁብ የማይጥ እቁብን የማይቆጥብ በጣም አስቸጋሪና አስደናቂ ሁኔታ ነው ያለው። ምክንያቱም ሁኔታዎች አሁን ያሉት የገንዘብ እጥረት ወይም የገንዘብ መቀነስ ነገር አለ። በሀገራችን እና ይሄ ነገር ደግሞ ቁጠባ በጣም ከሚገኘው መቆጠብ ካልተቆጠበ ወደ ድህነት የሚያመራበት ነገር ተፈጥሯል። ለማለት ነው። በሀገራችን ላይ እና የ በዚህም ምክንያት የግድ ቁጠባና ገንዘብ አስቀመጥ ሰዎች በደንብ ይሄን ቢያደርጉ አሪፍ ነው ብዬ አስባለሁ። ቁጠባ ለነገ ተስፋ ነው። ቁጠባ ለህይወትም ተስፋ ነው። ቁጠባ ለእያንዳንዱ ነገር መሰረታዊ ነገር ነውና። ቁጠባ በጣም ደህንነቱ የተጠበቀ የቁጠባ አንተን ካለ በጣም አሪፍ ነው። ቁጠባን ስለዚህ በትንሹ መቆጠብ ቁጠባን እንዳስፈላጊት በመጠኑ ሳይበዛ መቆጠብ በጣም አሪፍ ነው። ማለት ከባድ ነው። እና ስለዚህ ገንዘብ መቆጠብ መሞከር ጥሩ ነው። እኔም እየሞከርኩ ነው። ገንዘብን ለመ ለመ ለመ ለመቆጠብ የማስተካከል እየሞከርኩ ነው። ስለዚህ ገንዘብን የግድ መሰብሰብ ወደ ቁጠባ ማስገባት በጣም አሪፍ ነገር ነው ማለት ነው

ጠዋት ስነቃ በጣም ደስ ይለኛል አዲስ ቀን እየጀመረ ነው መጀመሪያ ቡና እጠጣለሁ ከዛ ቁርስ እበላለሁ በጧቱ ጊዜ በጣም ፀጥተኛ ነው ሞቅ ያለ ውሃ ታጥቤ እወጣለሁ። ከዚያ የአንድ ሰው ልብስ እለብሳለሁ አእምሮዬ በጣም ንቁ ነው። የእለቱ ስራ ለመጀመሪያ ደስ ይለኛል ጠዋት ላይ ሁሌም ቸኩያለሁ ጊዜ ባይኖርም ጥሩ መዘጋጀት አለብኝ ይህ የእለት ተእለት ልምዴ ነው። እና ጠዋት ስነሳ በጣም ነው። አዲስ ቀን እየጀመረ ነውና የመጀመሪያ ቡና እጠጣለሁ። አሁን ባለው ያው እንግዲህ ጾም ስለሆነ ወደ እኛ ሀገር ያው ጠዋት ጠዋት ተነስቼ ያው እንግዲህ ቁርስ በትንሹም ቢሆን ከበላሁ በኋላ ነው ቡና የምጠጣው። መጀመሪያ ቡና እጠጣለሁ ከዛም ቁርስ እበላለሁ ግን የጠዋት ጊዜ በጣም ፀጥተኛ ነው። ሞቅ ያለ ውሃ ታጥቤ እወጣለሁ ምክንያቱም ቀዝቃዛ ስለሆነ ጠዋት ጠዋት ያለው እና በጣም ሞቅ ያለ ውሃ አሪፍ ነው። እንግዲህ ሻወር ለመውሰድ ለብ ባለ ውሃ ወይም ሞቅ ባለ ውሃ መውሰድ ሻወር በጣም አስፈላጊ ስለሆነ። ታጥቤ እወጣለሁ ሞቅ ባለ ውሃ እና ስለዚህ እሱ ደግሞ በጣም ለሰውነት ያዝናናል ማለት ከዚያ ንጹህ ልብስ እለብሳለሁ። እና ንጹህ ልብስ ለብሼ የተለያየ ነገር እንግዲህ ወደምወጣበት ወይም ወደምሄድበት ይሄዳሉ ማለት ነው። እንግዲህ ዘና ፈታ እያልኩኝ ስለዚህ በጣም አሪፍ ነው። እንደዛ ሲሆን ማለት ነው እና እንደዛ አድርጌ ደግሞ በጣም ወሳኝ ነው። እንደዛ ሳደርግ በጣም ጥሩ ነገር ይሆናል ማለት ነው። እና በጣም ደስ የሚል ነገር ነው ያለው ስለዚህ እሱን መጠቀሜ በጣም ያስደስተኛል ማለት ነው። በጣም ንቁ የእለቱ ስራ ለመጀመር ደስተኛ እሆናለሁ ማለት ነው። እና ያን በማረጌ ንቁ እና በጣም የምዝናናበት ነገር አገኛለሁ። ጠዋት ላይ ሁሌ ቸኩያለሁ እቸኩላለሁ ምክንያቱም ጊዜ ባይሮጥ ባይኖርም ጥሩ መዘጋጀት አለብኝ። እና ጊዜሳ ባይኖርም የግድ እንደዚህ ፈታ ብዬ ለስራ ምቹና አስተማማኝ የሚሆንበት ጊዜ አሪፍ ይኖራል ማለት ነው። እና ጊዜን በአግባቡ መጠቀም ጊዜን በአግባቡ መሯሯጥ አሪፍ ነው ማለት ነው። ጊዜ የእለት ተእለት ዝግጅት ሊኖረኝ ይገባል ይህ የእለት ተእለት ልምዴ ነው። የእለት ተእለት ልምድ ስለሆነ ስለዚህ ጊዜን በአግባቡ መጠቀም ሻወርን በጧት ወስዶ መግባት ወደ ስራ ያነቃቃል ማለት ነው። ምቹ ለስራ ምቹ ሆኖ ይውላል ማለት ነው። ለስራ በጣም አሪፍ ሆኖ ይውላል ማለት ነው። እና ስለዚህ ይሄን ሻወር መውሰድ በደንብ ለብ ውሃ ወስዶ መሄድ ዝም ብሎ ወደ ስራ ከመግባት ይሄን ማድረግ በጣም አሪፍ ነው ማለት ነው። እና በጣም ለአእምሮ መጨናነቅን ይቀንሳል ማለት። የአእምሮ ብዙ ችግር ሲገጥም ይሄ ሲሆን በጣም አሪፍ ነው አእምሮን የመወጠሩን ይቀንሳል ማለት ነው። ስለዚህ ለአእምሮ በጣም አሪፍ ይሆናል ማለት ነው። ስለዚህ በጣም ያ ነገር እንደዛ መሆኑ በጣም አሪፍ ነው ብዬ አስባለሁ። ስለዚህ ልብስ የአእምሮ በጣም ንቁ መሆን እንዲሆን ማድረግ በጣም አሪፍ ነው። ጠዋት ሁሌም በጣም ጥሩ መዘጋጀት ሰው ሲያደርግ በጣም ብዙ የመዘጋጀትን ነገር ይቀንሳል ማለት ነው

በስራ ላይ ከባልደረባ ጋር ግጭት ተፈጠረ አስተያየቶች የተያዩ ናቸው ስለ ፕሮጀክቱ አቅራብ መንተራተር አልቻልንም። ሁላችንም እንግዲህ እንድጣላለን ሁሌ ምክንያቱም ፕሮጀክት የሆነ ችግር ሲፈጥር እንግድ ጭቅጭቅ ውስጥ ስራ ባልደረባ ጋር ግጭት ይፈጠራል። ምክንያቱም ያ ደግሞ የሚፈጠርበት እንግዲህ የትራ ባልደረባ በጣም ሲቸገር በጣም ስለ ፕሮጀክቱ አቀራረብ መደረግ አልተቻለም። ምክንያቱም የሆነበት ደግሞ በጣም ሁላችንም እናምናለን ውይይቱ ትንሽ ሙቅ ሙቅ ነው። ሆነ እና ግርግር ተፈጠረ። ግርግር በሚፈጠርበት ጊዜ እንግዲህ ብዙ አይነትም እመን አለብኝ አይነት ነገር ሁሉም ለየራሱ የሚያመልጥበት ሁላችንም እና ውይይቱን ስለዚህ ስሞክሩ ያለው ሰራተኞች ሌሎች ሰራተኞች አስተውለዋል። ይህ ምቹ አይደለም ለመቆጣጠር የሞከርኩ ነው። እና ምናልባት አስተባባሪ ማስገበያ ያስፈልጋል። ምክንያቱም የላ አጋር እንደዚህ ግርግር ሲፈጠር የላ አጋር የማስገባት የላ እንትን ያለ ሰው የማስገባት ግድ ይላሉ። ችግሩን መፍታት አለብን። ስራውን መቀጠል አለበት ግላዊ ስሜቶችን ማስወገድ ያስፈልጋል። ምናልባት ዛሬ በኋላ እንነጋገር። መግባባት ማግኘት አስፈላጊም በውድ ስራ መስማማት ይጠይቃል። እና በጣም በውድን የመስራት ነገር በውድን የመስመመት ነገር መግባባት ማግኘት ግድ ነው። መግባባት ስራውን መቀጠል አለበት ግን በተለይ ዋናው ስራው መቀጠል አለበት ማለት ግን ለስሜቶች ማስወገድ ያስፈልጋል። ግን ስሜቶችን ካስወገድኩኝ ግለ ስሜት ካለ የለራሴ ጥቅም ስለሆነ ከባድ ነው ማለት ነው። ስለዚህ ምንም አላሰናድ ወስደህ አይችልም ማለት ነው። ያሰናድ በመግባባት ማግኛ አስፈላጊ የውድ ስራ መስመማት ይጠይቃል። እንግዲህ የውድ ስራ ካልተስማማ የውድ እንድስራ ካልታወቀ በጣም ነው